ኢሜል ትጠቀማለህ ወይ? ኢሜል ያው እንግዲህ እጠቀማለሁ ኢሜል ማለት የተለያዩ መረጃዎችን የምንለቀያየርበት መንገድ ነው ማለት ነው። የምን እንደላክበት የመንገድ አይነት ነው። እና እሱን ኢሜል በመጠቀም ለተለያዩ ሰዎች መረጃ እናደርጋለሁ እኔም መረጃ ከእነሱ መቀበል እችላለሁ ማለት ነው። ስለዚህ ኢሜል